ቅመማ ቅመም የበዛበት ምግብ ትወዳለህ? አዎ አብዛኛውን ጊዜ የተለያዩ ቅመማ ቅመማት የበዛበትን ምግብ መመገብ እወዳለሁ ማለት ነው። ይህም የማደርግበት ምክንያት አንደኛ ቅመማ ቅመም በጣም የምግቡን ጥፍጥና እንዲኖረው ስለሚያደርግና ቅመማ ቅመም ለተለያዩ የጤና ጤናችን ስለሚጠብቁልን አብዛኛውን ጊዜ እኔ ቅመማ ቅመም የበዛበትን ምግብ እወዳለሁ

በውድም መስራት ትወዳለህ? አሁን በውድም መስራት በጣም ያስደስተኛል በውድም መስራት ብዙ ጥቅሞች አሉት። ማለትም በውድ በምንሰራበት ጊዜ የተለያዩ ማናውቃቸውን ነገሮች ሼር በማድረግ እንድንናገር ይረዳናል ማለት ነው። በዛም ምክንያት በቡድን መስራት በጣም አስፈላጊ ነው። ማለትም በቡድን በምንሰራበት ጊዜ አንዱ የሚያውቀውን አንዱ ሊያውቅ ይችላል በዛ ምክንያት አንድ ላይ ስራውን ልንሰራና ልንተገብር

ልደትህን እንዴት ታከብራለህ? እኔ ልደቴን ደስ በሚል ሁኔታ ማክበር ያስደስተኛል ማለት ነው። ልደቴን የማከብረው በሻማ በማድረግ ማለትም ያው ጓደኞቼን በመጥራት አንድ ላይ ተሰብስበን እናከብራለን ማለት ነው። እና ልደቴን የማከብረው ጓደኞቼን በመጥራት አንድ ላይ ተሰብስበን ልደቴን እናከብራለን ማለት ነው። እና ልደት በጣም ደስ በሚል ሁኔታ ጓደኞቼ ጋር ነው ልደቴን ተሰብስቤ የማከብረው

ስራዎችን በቅደም ተከተል ታስቀምጣለህ? አዎ እኔ ስራዎችን በቅደም ተከተል አስቀምጣለሁ ምክንያቱም ስራዎች በቅደም ተከተል መቀመጥ አለባቸው ማለት ነው ምክንያቱም ስራዎች በቅደም ተከተል ካልተቀመጡ ሊበላሹና ሊዘባረቁ ስለሚችል ስራዎችን በቅደም ተከተል ማስቀመጥ ያስደስተኛል ማለት ነውና ስራ በቅደም ተከተል ማስቀመጥ በጣም ወሳኝ ነገር ነው

ቤተሰብ ምን ያህል ጊዜ ይሰበሰባል? ማለትም አብዛኛውን ጊዜ ቤተሰቦቼ ጋር መሰብሰብ ያስደስተኛል ማለቴም ቤተሰቦቻችን ጋር የምንሰበሰበው አብዛኛውን ጊዜ በዓል በሚሆንበት ጊዜ ቤተሰብ ጋር እንሰበሰባለን ማለት ነው። እና ቤተሰብ ጋር መሰብሰብ በጣም ደስ ይለኛል። ምክንያቱም ቤተሰቦቼ ጋር አብዛኛውን ጊዜ ማሳለፍ እና ከእነሱ ጋር መጫወት በጣም ስለሚያስደስተኝ ቤተሰቦቼ ጋር እንሰባሰባለን

ስማርትፎን ትጠቀማለህ አሁን በተለያዩ ጊዜ ስማርትፎኖችን ነው የምጠቀመው። ማለትም ስማርትፎን የተለያዩ ጥቅሞች አሉት። ለምሳሌ ማለትም ስማርት ፎን አንደኛ በቀላሉ በስልካችን ማንበብና መረዳት እንችላለን እንዲሁም ከዚህ ተጨማሪም የተለያዩ ቪዲዮ በቪዲዮዎች ሰዎች ጋር ማየት መገናኘት እንችላለን። ከዚህም በተጨማሪ በስልክ በደንብ ጥራት ባለው ንግግር መነጋገር እንችላለን

ምን ያህል ጊዜ ወደ ገበያ ትሄዳለህ? የአብዛኛውን ጊዜ በተለያዩ ጊዜያት ወደ ገበያ እሄዳለሁ ማለት ነው። እናም የምሄደው አብዛኛውን ጊዜ ቅዳሜ ቅዳሜ ምንም የሚሄደው ቅዳሜ ቅዳሜ የምሄደው ደግሞ አንደኛ ቅዳሜ እረፍት ጊዜ በመሆኔ አብዛኛውን ጊዜ የተለያዩ ነገሮችን ለመግዛት የሚሄደው ቅዳሜ ቅዳሜ በመሄድ ቅዳሜ ቅዳሜ ነው። እና ያው ቅዳሜ ቅዳሜ ይሄዳሉ

መንዳት ትችላለህ? አይ እኔ መንዳት አልችልም ምክንያቱም ያው እኔ መንዳት በጣም ያስፈራኛል እና መኪና መንዳቱ ደግሞ በጣም ከባድ እና ትምህርት የሚያስፈልገው ነገር እና ይኸው ችሎታ ስለሚያስፈልገው እኔ መንዳት አልችልም ማለት ነው። እና ያው ለመንዳት ደግሞ ግዴታ መሰልጠንና መማር አለብኝ። በዛ ምክንያት እኔ መንዳት አልችልም እና ግን ለቀጣይ መንዳት ተምሬ ያው መኪና ብነዳ ደስ ይለኛል

የስራ ምኞቶችህ ምንድን ናቸው? እኔ አብዛኛውን ጊዜ የስራ ምኞቴ የባንክ ሰራተኛ መሆንም እመኝ ነበር። ማለትም የባንክቤት ሰራተኛ ከሌሎች ስራዎች የተሻለና ጥሩ ደሞዝ ስለሚከፍል እኔ ባንክ ሰራተኛ መሆን ምኞቴ ነው። የባንክ ሰራተኛ በመሆን ጥሩ ደሞዝ እንዲኖረኝና የተለያዩ ነገሮችን በቀላሉ እንዳገኝ እፈልጋለሁ ማለት ነው። እንዲሁም የባንክ ሰራተኛ መሆን የተለያዩ ጥቅማ -ጥቅሞች ስላሉት እኔ የባንክ ሰራተኛ መሆን በጣም እፈልጋለሁ ያስደስተኛል።

ድንጋይ ስብሰባ ታደርጋለህ? አዎ እኔ በተለያዩ ጊዜያት ድንጋይ እሰባስባለሁ ማለት ነው ድንጋይ መሰብሰብ ብዙ ጥቅሞች አሉት ካሉት ጥቅሞች ውስጥ አንዱ ድንጋይ ለተለያዩ አገልግሎቶች ያገለግላል ማለት ነው ለምሳሌ ቤት ለመስራት ያገለግላል ያው አሁን ጊዜ አብዛኛውን ቤቶች የሚሰሩት ያው ብሎኬት ምናምን የድንጋይ ቤቶች ስለሆኑ አብዛኛውን ጊዜ ያው ድንጋይ በመሰብሰብ የተለያዩ ጥቅሞች ስላሉት ያው ድንጋይ እሰበስባለሁ ማለት ነው

ጨው ብዙ ትወዳለህ? እኔ ብዙ ጨው አልወድም አብዛኛውን ጊዜ ጨው አልጠቀምም ማለት ነው። ምክንያቱም ብዙ ጨው መጠቀም ብዙ ጉዳት አለው አንደኛ ለተለያዩ በሽታዎች ያጋልጣል እናም ለጤና አይመከርም ማለት ነው። ለምሳሌ ለግፊት እንዲሁም ለተለያዩ ስኳር በሽታዎች ስለሚያጋልጥ አብዛኛው ጊዜ እኔ ብዙ ጨው አልጠቀምም የምጠቀመው ጨውም አነስተኛ በመሆኑና። እኔንም ማይጎዳና የሚጠቅም ያህል ያህል ነው የምጠቀም ማለት ነው። ለጤናዬ ስለማስብ አብዛኛውን ጊዜ ብዙ ጨው አልጠቀምም ትንን ጥቂት ጨዎችን ነው የምጠቀም።

መዘመር ትወዳለህ? አዎ እኔ መዘመር ያስደስተኛል የተለያዩ መዝሙሮችን እዘምራለሁ ማለት ነው። ያው በቤተክርስቲያን የተለያዩ መዝሙሮችን ትምህርቶችን እማራለሁ እናም የተማርኩትን ትምህርትም ማለት አብዛኛውን ጊዜ ጠዋት ጠዋት መዘመር ያስደስተኛል እና ያው መዝሙር ጥሩ ስሜት እንዲሰማኝ ስለሚያደርግና መንፈሴን ስለሚያነቃቃ። እና ያው ወደ ፈጣሪ የምቀርብበት መንገድ ነው እዬ ስለማስብ። አብዛኛውን ጊዜ መዝሙር እዘምራለሁ ማለት ነው። እና መዝሙር መዘመር በጣም ያስደስታል በጣም ጥሩ ነገር ነው። ለኔ

ጥላ ወይስ ፀሀይ ትመርጣለህ? እኔ አብዛኛውን ጊዜ የምመርጠው ጥላ ነው እና ጥላ መምረጥ ያስደስተኛል ምክንያቱም ጥላ እምመርጥበት ምክንያት አንደኛው ያው ብዙ ፀሀይ በሚኖርበት ጊዜ ሊያቃጥለኝና ሊጎዳኝ ስለሚችል አብዛኛውን ጊዜ ያው ጥላ ላይ መቀመጥና ጠ ብዙ ፀሀይ አለመመታት ያስደስተኛል ማለትም አብዛኛውን ጊዜ ፀሀይ በጣም ከመታኝ ለተለያዩ በሽታዎች ሊያቀልጠኝና ጉንፋን ሊይዘኝ ስለሚችል አብዛኛውን ጊዜ የምመርጠው ጥላ ነው ማለት ነው እና ጥላ መምረጥ ያስደስተኛል እና አብዛኛውን ጊዜ ጥላ ላይ መሆን ያስደስተኛልና ጥላ ላይ ነው የምሆነው

ቤትክን እንዴት ታስውባለህ? እኔ በተለያዩ መንገዶች ቤቴን አስውባለሁ ማለት ነው ቤቴን ማስዋብ በጣም ያስደስተኛል ማለትም እማስውበው ቤቴን በማጽዳት ነው። ቤቱን በስርዓት በደንብ አጸዳለሁ ካጸዳሁ በኋላ የተለያዩ ነገሮችን አደርጋለሁ ማለት ነው። ያው የማደርጋቸው ነገሮችም አንደኛ ቤቱን በስርዓት መወልወል። መጥረግ እንዲሁም አልጋዬን አልጋውን በማንጠፍ እና የተለያዩ የቤት መዋቢያዎችን በማድረግ ቤቴን ማስዋብ ያስደስተኛል ማለት ነው። እና አብዛኛውን ጊዜ ቤቴን በስርዓት እያጸዳሁ ቤቱ ውብ እንዲሆንና ንጹህ እንዲሆን በማድረግ ያስደስተኛል ማለት ነው።

የምትወደው ጣፋጭ ምግብ ምንድነው? እኔ አብዛኛውን ጊዜ የምወደው ጣፋጭ ምግብ ውስጥ ያው አብዛኛውን ጊዜ እንቁላል እወዳለሁ እንቁላል ለኔ በጣም ጣፋጭ ምግብ ነው አብዛኛውን ጊዜ የቀን ቁርስ ላይ እንቁላል ቀለል ያለ ምግብ በመሆኑ መመገብ ያስደስተኛል። እንቁላል አንደኛ በጣም ጣፋጭና ለጤናም በጣም ተስማሚ ስለሆነና ከዛም በላይ ለመስራት ከባድ ያልሆነና በቀላሉም መስራት የሚቻል ምግብ በመሆኑ በጣም የምወደው ጣፋጭ ምግብ እንቁላል ነው እና አብዛኛውን ጊዜም ቤቴ ውስጥ እንቁላል በመስራት እመገባለሁ ማለት ነው። እንቁላል ለጤና በጣም አስፈላጊ ምግብ ነው

ሾርባ ትወዳለህ አዎ እኔ ሾርባ በጣም የምወደው ነገር ነው ምክንያቱም ሾርባ መብላት ደግሞ በጣም ያስደስተኛል። አብዛኛውን ጊዜ ሾርባ ማለት አንደኛ የምግብ ፍላጎት ስለሚከፍትና ለተለያዩ በሽታዎች ተከላካይ ስለሆነ ሾርባ በጣም እወዳለሁ። አብዛኛውን ጊዜም ሾርባ እጠጣለሁ በተለይ ደግሞ ጉንፋን ሲያመኝ ሾርባ መጠጣት ያስደስተኛል ማለት ነው። ያው ሾርባ በመጠጣት ደግሞ ከተለያዩ በሽታዎች መፈወስ ስለሚቻል አብዛኛውን ጊዜ ያው ሾርባ በመጠጣት ራሴን አክማለሁ። እንዲሁም ጉንፋን በሚዘኝ ጊዜ ሾርባ እየጠጣሁ ነው ከበሽታዬ ለማገገም እና ለመዳን ምጠቀመው።

ቤትህን ምን ያህል ጊዜ ታጸዳለህ? እኔ አብዛኛውን ጊዜ ቤቴን ማጸዳው ጠዋት ጠዋት ሁሌ ቤቴን አጸዳለሁ ማለት ነው እና ቤቴን ማጽዳት በጣም ያስደስተኛል እና አብዛኛውን ጊዜ ቤቴን ማጽዳት በጣም ደስ ይለኛል ማለት ነው ሁሌ ከእንቅልፌ ተነስቼ የማደርገው ነገር ቤቴን ማጽዳት ነው እና ያው ቤቴን በማጽዳት ንጹህ እንዲሆንና እኔም ጥሩ ስሜት እንዲሰማኝ አደርጋለሁ። አንደኛ ቤት ማጽዳት ብዙ ጥቅሞች አሉት። ካሉ ጥቅሞች ውስጥ አንደኛ ጽዳት እንዲጠበቅ ቤቱ ውብ እንዲሆንና ከዛም በላይ እኛ የተለያዩ በሽታዎች እንዳይዙን እንድንጠቀም ይረዳናልና በዛ ምክንያት አብዛኛውን ጊዜ እኔ ቤቴን ቤቴን አጸዳለሁኝ።

የሞባይል ዳታ ትጠቀማለህ አሁን የተለያዩ ሞባይል ዳታዎችን እጠቀማለሁ እና የሞባይል ዳታዎች ደግሞ የተለያዩ ቪዲዮዎችን ለማየት እና ለማውረድ ስለሚጠቅመኝ እኔ የተለያየ የሞባይል ዳታዎችን እጠቀማለሁ እና ሞባይል ዳታ በጣም አስፈላጊ ነው። የተለያዩ ቪዲዮዎች የማየው ያው ዳታ እየገዛሁ ነው የተለያዩ ቪዲዮዎችን ቲክቶኮችን ፌስቡኮችን እጠቀማለሁ ማለት ነው። እና ይሄን ሁሉ የማደርገው ደግሞ የሞባይል ዳታ እየገዛሁ ነው። እና የሞባይል ዳታ በጣም አስፈላጊ ነገር ነው።

የጨረቃ ብርሃን ትወዳለህ? አዎ እኔ የጨረቃ ብርሃን በጣም ነው የምወደው በጨረቃ ብርሃን የተለያዩ ነገሮችን ማድረግ ያስደስተኛል ማለት ነው። የጨረቃ ብርሃን ለኔ ወሳኝነት አለው ምክንያቱም የተለያዩ ነገሮችን ማደርገው ማታ ማታ በጨረቃ ብርሃን ማድረግ ያስደስተኛል ማለትም አብዛኛውን ጊዜ ማታ ውጪ ላይ በጨረቃ ብርሃን የተለያዩ ስራዎችን እሰራለሁ ማለት ነው። እናም ከዚህም በተጨማሪ የጨረቃ ብርሃን በጣም የምወድበት ምክንያት አንደኛው የጨረቃ ብርሃን በጣም ውጪ ሆኜ ማየት ስመለከታት በጣም ደስ ስለሚለኝና ሰማይን እያየሁ ውበት ስለሚሰጠኝ። አውዛኛው ጊዜ የጨረቃ ብርሃን ማታ ማታ እየወጣሁ እመለከታለሁ እና የጨረቃ ብርሃን በጣም ደስ የሚል ነገር ነው ማለት ነው። እናም የጨረቃ ብርሃን በማየት በጣም እደሰታለሁ ማለት ነው። እና የጨረቃ ብርሃን ለኔ በጣም ደስ የሚል ነገር ነው። እና አብዛኛውን ጊዜ ሰዎች የጨረቃ ብርሃንን በማየት ይደሰታሉ እናም የኔም የጨረቃ ብርሃን በማየት ደስተኛ እሆናለሁ

ስሜትክን ፊትህ ላይ ታሳያለህ? አዎ እኔ ስሜቴ ፊቴ ላይ ይታያል ማለት ነው ስደሰት ሳዝን ሲከፋኝ ወይም የተለያዩ ነገሮችን በመሆንበት ጊዜ ስሜቴ ፊቴ ላይ ይታያል ማለት ነው። እና ያው አብዛኛውን ጊዜ ስሜቴን ለመቆጣጠር በጣም ስለሚከብደኝ አብዛኛውን ጊዜ ፊቴ ላይ የተለያዩ ስሜቶች ይታያሉ። እና ግን ያው ለመቆጣጠር ብሞክርም ያው መቆጣጠር ስለማልችል ፊቴ ደስታዬ ሀዘኔ እና የተለያየ ነገር በመሆንበት ጊዜ ፊቴ ላይ ይታያል ማለት ነው። እና ያው ስሜቴ በፊቴ ላይ ይታያል

የተበላሸ ነገር ማስተካከል ትችላለህ? አዎ የተለያዩ የተበላሹ ነገሮችን ማስተካከል እችላለሁ ማለት ነው። እናም ለምሳሌ የተለያየ የሆነ ነገር ሊበላሽብኝ ይችላል። በተበላሸብኝ ጊዜም ያው ያንን ነገር ለማስተካከል የተለያዩ ነገሮችን አደርጋለሁ ማለት ነው። እና እንደው የተበላሸው ነገር ሙሉውን ይዞብኝ ሊጠፋና ሊያበላሽብኝ ስለሚችል የሆነ ነገር የተበላሸውን ነገር ለማስተካከል እሞክራለሁ እናም አብዛኛውን ጊዜ የሆነ ነገር ሲበላሽብኝ ያንን ነገር ለማስተካከል እሞክራለሁኝ። እና አብዛኛውን ጊዜ ያንን በማድረግ እደሰታለሁ።

በምን ሰዓት ትነሳለህ? እኔ አብዛኛውን ጊዜ ያው የምነሳው በሰአት ማለትም ጠዋት ላይ ማለት አስራ ሁለት ሰዓት ላይ መነሳት ያስደስተኛል ጠዋት አስራ ሁለት ሰዓት ተነስቼ የቤት ውጤት የተለያዩ ስራዎችን እሰራለሁ ማለት ነው እና ከስራ ከመሄዴ በፊት ቤት ውስጥ ያሉትን ስራዎች በሙሉ ሰራርቼ ቁርሴን በልቼ ነውና በሰአትም ወደ ስራም የምሄደው ማለት ነው እና ያው ጠዋት የምንነሳበት ምክንያት አንደኛ ታክሲ ወረፋ ምናምን ለመጠበቅ ስለሚያስቸግረኝ ቀደም ብዬ ካልሄድኩ ቶሎ ቶሎ ስራዎችን ብዬ ያሉትን ሰርቼ ቁርሴን በልቼ እሄዳለሁ ማለት ነው እና ቶሎ ታክሲ አግኝቼ ወደ ስራ ቦታየ ሳረፍድ ለመሄድ የማደርገው ነገሮች ውስጥ አንዱ ይህ ነው እና በጧት መነሳት ያስደስተኛል።

በመስርመር ላይ ቪዲዮ ትመለከታለህ? አዎ እኔ በመስመር እየሄድኩ በመንገድ ላይ የተለያዩ ቪዲዮዎችን እመለከታለሁ ማለትም የተለያዩ አስቂኝ ቪዲዮዎችን ቲክቶኮችን ማየት ያስደስተኛል። የማደርገው የሆነ የተለያዩ ቦታዎችን በምሄድበት ጊዜ ያው ቶሎ እንድደርስና ማለትም ያው እንዳይሰለቸኝ መንገዱ ብዬ መንገዱ እንዲሰለቸኝ ስለማልፈልግ አብዛኛውን ጊዜ ቪዲዮዎችን እያየሁ ነው የምሄደው ማለት ነው። እና ቪዲዮዎችን እያየሁ ቶሎ እንድደርስና ያው ብዙ ሰዓት እንዳልቆይ ይረዳኛል ብዬ ስለማስብ አብዛኛውን ጊዜ በመስመር ላይ ቪዲዮ እያየሁ እሄዳለሁ ማለት ነው። እና ያ አብዛኛውን ጊዜ ቪዲዮ ማየት ጠቃሚ ነው ብዬ ነው የማስበው የሚያስቁ የሚያዝናኑ ቪዲዮዎችን እያየሁ ቶሎ እንድደርስ ይረዳኛል በዛ ምክንያት እኔ ቪዲዮዎችን እያየሁ በመስመር መሄድ ያስደስተኛል

በብእር ወይስ በእርሳስ ትጽፋለህ? አብዛኛውን ጊዜ በእርሳስ መጽሐፍ ለኔ ጥሩ ነገር ነው ብዬ ስለማስብ በእርሳስ ነው የምጽፈው። ምክንያቱም በእርሳስ የተለያዩ ጽሁፎችን ጽፌ ሲበላሽብኝ በቀላሉ በማጥፊያ ማጥፋት ስለምችል አብዛኛውን ጊዜ በእርሳስ እጽፋለሁ ማለት ነው። ይህም የማደርግበት ምክንያት አሁን እኔ የተለያዩ ካልኩሌሽኖች ካልኩሌሽኖችን ሂሳቦችን በምሰራበት ጊዜ ልሳሳት ስለምችል ያው አስከብሪቶ በአስከብሪቶ የምጽፍ ከሆነ ደግሞ መሰረዝ ስለማልችል ያስቸግረኛል። በዛም ምክንያት በእርሳስ እየጻፍኩ ስሳሳት እያጠፋሁ እንደገና መስራት ያስደስተኛል። የማደርገውም አንደኛ ያው በእርሳስ መጻፍ የአብዛኛውን ጊዜ ብዙ ወረቀት አይጨርስም። በቀላሉ በማጥፋት በዛው ወረቀት መጻፍ ስለምችል አብዛኛውን ጊዜ እኔ የምጠቀመው እርሳስ ነው

ሌሎችን መርዳት ትወዳለህ? አዎ እኔ ሌሎችን መርዳት ያስደስተኛል ማለት ነውና የተለያዩብን ነገሮች ሌሎችን እረዳለሁ ማለት ነው እና ከምረዳቸው ነገሮች ውስጥ አብዛኛውን ጊዜ አቅመ ደካማዎችን መርዳት ያስደስተኛል አቅመ ደካሞች እድሜያቸው በመግፋቱ የተነሳ ያው የተለያዩ ነገሮችን ማድረግ አይችሉም በዛም ምክንያት እኔ የተለያዩ ነገሮችን በማድረግ እረዳቸዋለሁ ማለት ነው እና አቅመ ደካሞችን መርዳት በጣም ጥሩ እና ጠቃሚ ነገር ነው ብዬ ስለማስበው ለራሴ ለአእምሮዬም ደስ ስለሚለኝ አቅመ ደካሞችን እረዳለሁ ከዚህም በተጨማሪ ማለት እንደተለያዩ እርዳታ የሚፈልጉ ማለትም ወላጆቻቸውን ያጡ ህፃናትንም መርዳት ይስደስተኛል

ከስራ ባልደረቦህ ጋር ጥሩ ግንኙነት አለህ? አዎ እኔ ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነት አለኝ። ምክንያቱም የተለያዩ ስራዎችን አንድ ላይ ነው የምንሰራው ማለት ነው። እናም ከስራ ባደረቦቼ ጋር ያው በጥሩም በክፉም ጊዜ አንድ ላይ ጊዜ እናሳልፋለን ማለት ነው። እና ከስራ ባልደረቦቼ ጋር ያው አብዛኛውን ጊዜ ማሳለፍ ያስደስተኛል። ይሄንን የማደርግበት ምክንያትም ደሞ የማደርግበት ምክንያቶች አንዱ ከስራ ባልደረቦቼ ጋር ጥሩ ግንኙነት የኖረኝ አንደኛ የተለያየ ችግር በሚያጋጥመኝ ጊዜ ስራውን እነሱ ሸፍነው ይሰሩልኛል። እናም እኔም እነሱ የሆነ ችግር በሚያጋጥማቸው ጊዜ እኔ ስራቸውን ሸፍኜ እሰራላችኋለሁ ማለት ነው። በዚህም የተነሳ ከስራ ባልደረቦቼ ጋር ጥሩ ግንኙነት ሊኖረኝ ይችላል

የምትወደው ባህላዊ ምግብ የምትወደው በአዎ ላይ የትኛውን ባህላዊ ምግብ ትወዳለህ? እኔ የምወደው ባህላዊ ምግቦች ውስጥ አንዱ ዶሮ ነው። ዶሮ በጣም የኢትዮጵያ ተወዳጁ ባህላዊ ምግብ ነው ለኔ እና አብዛኛውን ጊዜም ያው ኢትዮጵያ የምትታወቀው ያው ከባህላዊ ምግቦቿ ውስጥ ዶሮ ነው። እና ያው ዶሮ በጣም የምወደው ባህላዊ ምግብ ነው ማለት ነው። ዶሮ በአብዛኛው ጊዜ በባህላዊ ጊዜ እንዲሁም በተለያየ ጊዜያት ይታረዳሉ ቤት ውስጥ እና። እኔ በጣም የምወደው ባህላዊ ምግብ ዶሮ ነው

ስልጠና ትወስዳለህ? አወ እኔ የተለያዩ ስልጠናዎችን እወስዳለሁ ማለት ነው ለኔ ስልጠና መውሰድ በጣም አስፈላጊ ነገር ነው ማለትም ስልጠና ምወስደው ለምሳሌ የመጀመሪያ ስራ ስቀጠር መጀመሪያ ስልጠና ወስጄ ነው ማለት ነው ስራውን እንዴት እንደምሰራው በደንብ ካየሁና ከሰለጠንኩ በኋላ ነው ወደ ስራው ምገባው ማለት ነው ያው እኔ ስልጠና ከወሰድኩ በኋላ ነው ስራውን ለስራው ዝግጁ ነኝ ብዬ ማስበው። እናም በዛ ምክንያት የተለያዩ ስራዎችን ለመስራት ስልጠና በጣም ወሳኝነት አለው እና ስልጠና በጣም አስፈላጊ ነገር ነው እና ያው ስራዎችን ከመስራቴ በፊት አዳዲስ ስራዎችን ማላውቃቸውን ያንን ስራ እንዴት መስራት እንዳለብኝ ስልጠና መውሰድ አለብኝ።

ወደ ስራ በሰአቱ ትደርሳለህ? አዎ እኔ ወደ ስራ የምደርሰው በሰአት ነው ማለት ነው። እና ወደ ስራም መድረስ ያለብኝ በሰአት ነው ብዬ አስባለሁ። ምክንያቱም በሰአቱ ወደ ስራ መድረስ አንዱ የስራ የስራ ስነምግባሮች ውስጥ አንዱ ነው። እናም በዛ ምክንያት ያው ፈጥኜ በስራ ሰዓቴ ለመድረስ እሞክራለሁ ማለት ነው። እናም ያው አንደኛ ስራውን በስራ ለመስራት ስለሚጠቅመኝና ስለሚረዳኝም የስራ በስራ ሰዓትም በቶሎ መግባት ያስደስታል

መጠበቅ ታግድ ነው አዎ እኔ የተለያዩ ነገሮችን በመጠበቅ ነው የማደርገው ማለት ነው። ማለትም መጠበቅ በጣም አስፈላጊ ነው። የሆነ ነገር ካልጠበቅን እና ትግስት ከ ከሌለን ስራውን በስርዓት መስራት አንችልም በዛም የተነሳ ሊበላሽብንና ሙሉ በስርዓት ሊሰራ ላይችል ስለሚችል ያው በትክክል ሁሉንም ስራ በስርዓት መስራት አለብን ማለት ነው። እና ሁሉንም ስራ በስርዓት ለመስራት ደግሞ መጠበቅ እና መታገስ አለብን እና ሁሉንም ስራ በትግስት እና በመጠበቅ ነው። ስራውን መስራት ያለብን

በቀን ስንት ሰዓት ስልክ ትጠቀማለህ? እኔ አብዛኛውን ጊዜ ስልኬን እጠቀማለሁ ማለት ነው። በቀን ቢያንስ ስድስት ሰዓት ያህል ስልኬን እጠቀማለሁ እና ያው የተለያዩ ስራዎችን የምሰራው በስልኬ ነው። የተለያዩ አስፈላጊ ስራዎችን በስልኬ እሰራለሁ ማለት ነው እና ያው ስልክ በጣም ወሳኝነት አለው የተለያዩ ነገሮችን ለማድረግ በዛ ምክንያት እኔ ስልኬን አብዛኛውን ጊዜ በጣም እጠቀማለሁ ማለት ነው። ያው እንዳልኳችሁ ቢያንስ ለስድስት ሰዓት ያህል ስልኬን ለተለያዩ አገልግሎቶች እጠቀምበታለው እናም ለመዝናናትም የምጠቀመው ስልኬን ነው። የተለያዩ ቲክቶኮችን ቪዲዮዎችን በማየት በስልኬ እዝናናለው።

በዚህ ቅዳሜና እሁድ ምን ታደርጋለህ? እኔ በዚኛው ቅዳሜና እሁድ የተለያዩ እቅዶችን አቅጃለሁ ማለት ነው። ካቀድኳቸው እቅዶች ውስጥ አንደኛው ቅዳሜ ገበያ ለመሄድ አስቤያለሁ እና ያው ገበያ በመሄድ የተለያዩ ነገሮችን እገዛለሁ ብዬ አስባለሁ። እሁድ ደግሞ ያው እሁድ ጠዋት ወደ ቤተክርስቲያን እሄዳለሁ ብያለሁ ከዛ በኋላ ደግሞ ጓደኞቼ ጋር አንድ ላይ ተገናኝተን ለመዝናናት ቀጠሮ አለኝ ማለት ነው። እና ያው እሁድን ከቤተክርስቲያን መልስ ሙሉ ጓደኞች ጋር የተለያዩ ፕሮግራሞችን እያየን አንድ ላይ ፊልም እናያለን ተባብለናል እናም ከጓደኞቼ ጋር ነው ሙሉ ጊዜን የማሳልፈው እሁድን።

የምትወደው ከተማ የት ነው? እኔ የምወደው ከተማ በጣም ለኔ የተወዳጁ ከተማ ያው ባህርዳር ናት። ባህርዳር በጣም ውብ ከተማ ናት። ለጎብኝዎችም በጣም ምቹ ነች። ከዚህም በተጨማሪ ደግሞ ለኑሮ በጣም ተመራጭ ናት። ያው አንደኛ አየሯ ሞቃታማና ለሴት ልጅ በጣም ተስማሚ ነው። በዛ ምክንያት እኔ ባህርዳር በጣም ደስ ትለኛለች። ለመዝናናት ደግሞ ወደ ጣና ሂጄ የተለያዩ ጓደኞቼ ጋር በመሄድ ጣና ሄደን እንዝናናለን ማለት ነው። እና ይሄ ለኔ የተወዳጇ ከተማ ባህርዳር ናት አብዛኛው ቱሪስቶችም በመምጣት እየሄዱ ይጎበኟታል ማለት እና በጣም ልዩ ከተማ ነች

የዝናብ ውሃ ትሰበስባለህ? አዎ የዝናብ ውሃ እሰበስባለሁ አብዛኛውን ጊዜ የዝናብ ውሃ መሰብሰብ ያስደስተኛል ማለት ነው። የዝናው ውሃ ደግሞ ብዙ ጠቀሜታዎች አሉት። አንደኛው ጥቅሙ ውስጥ ለተለያዩ ነገሮች ሆኖ ይጠቀምበታል። ለቃ ለማጠብ ልብስ ለማጠብ ቤት ለማጽዳት እንዲሁም ሆ በጣም አሪፍ ነው። የዝናው ውሃ ምክንያቱም አንደኛ ተፈጥሮአዊ በመሆኑ ያለምንም ክፍያ ነው የምናገኘው። ከዚህም በተጨማሪ በቃ ለተለያዩ አገልግሎቶች እጠቀምበታለሁ ለሻወር ለመታጠቢያ ቤት ለማፅጃ እንዲሁም ለመጠጥነትም እጠቀምበታለሁ ማለት ነው። የዝናው አብዛኛውን ጊዜ ዝናብኝ ዘንድበት ጊዜ ሰበስባለሁ

የወተት ተዋጽኦ ትወዳለህ አዎ እኔ የወተት ተዋጽኦ በጣም ነው ምወደው አብዛኛውን ጊዜ የወተት ተዋጽኦ እጠቀማለው ማለት ነው። ምክንያቱም የወተት ተዋጽኦዎች ብዙ ጥቅሞች አሏቸው። አንደኛ የተለያዩ አይነት የወተት ተዋጾዎች አሉ አይብ እርጐ አይብ አለ እርጐ አለ ቅቤ አለ መጣጣል እነዚህን ነገሮች በሙሉ በመጠቀም አንደኛ ሆዳችንን በቀላሉ መሙላት እንችላለን። ከዛም በተጨማሪ ደግሞ ለጤና በጣም ተስማሚ በመሆናቸው የተነሳ እነዚህ ምግቦች እመገባለው በጣም ለጤና ተመጋቢና ተመራጭና ለጤና ተስማሚ ምግቦች ናቸው። ሰውነት ገንቢ ስለሆኑ እነዚህን ምግቦች እመገባለው

የምትወደው አትክልት ምንድነው? እኔ በጣም የምወደው አትክልት አይነት ውስጥ ጎመን ነው። ጠቅልል ጎመን በጣም እወዳለሁ ማለት ነው። እና አብዛኛውን ጊዜ ቤት ውስጥ እየሰራሁ መመገብ ያስደስተኛል። ጠቅልል ጎመን የተለያዩ ጠቀሜታዎች አሉ። አንደኛ የተለያዩ በሽታዎችን ይከለክላል ማለት ነው። ከዛም በተጨማሪ ጥቅልል ጎመን ለጤና በጣም ተስማሚ ነው። ከዚህም በላይ ጣፋጭ ምግብ መሆኑ የተነሳ ከአትክልቶች ውስጥ ጠቅልል ጎምን መመገብ በጣም ያስደስተኛል።

ማታ በምን ሰዓት ትመገባለህ? እኔ ማታ የምመገበው ያው ሁሌ የምመገበው ማታ ከሁለት ሰዓት በኋላ እመገባለው ማለት ነው። ከሁለት ሰዓትም በኋላ መመገብ ያስደስተኛል ምክንያቱም ኋላ ከተኛው በኋላ እንዳይርበኝ ስለማስብ። ያው ሁሌም ሁለት ሰዓት እና ከዛ በኋላ ነው መመገብ የሚያስደስተኝ። አንደኛ ማታ ለሌት ሊረበኝ ይችላል ብዬ ስለማስብ ያው በዛ ሰዓት እመገባለሁና ቤተሰቦቻችንን በሙሉ የሚመገቡት በዛ ሰዓት ነው

የስራ ቦታህ እንዴት ነው? የኔ ስራ ቦታ በጣም ሰላማዊና የተረጋጋ ነው ማለት ነው። እና ስራ ከስራ ባልደረቦቼ ጋር በጣም ሰላማዊ ነን ስራም በአንድ ላይ እና ተባብረን ነው የምንሰራው ማለት ነው። ከዚህም በተጨማሪ እርስ በእርሳችን እንደጋገፋለን የተለያየ ጊዜ የተለያየ ችግር በሚያጋጥመኝ ጊዜ እርስ በእርስ እንተጋገዛለን ማለት ነው። ይህም ማለት አሁን አንዳችን ታመን ወይ የሆነ ችግር ገጥሞ ብንቀር ሌላ ሌሎች የስራ ባልደረቦቻችን ስራውን ይሸፍናሉ ማለት ነው። እና በጣም ደስ የሚል የስራ ቦታ በጣም አስደሳች ነው

ዜና በመስመር ላይ ታነባለህ አዎ እኔ አብዛኛውን ጊዜ ዜና በመስመር ላይ እያነበብኩኝ መሄድ ያስደስተኛል ማለት ነው። ምክንያቱም ያው ቶሎ እንድደርስና ያው እንዳይሰለቸኝ መንገዱ ያደርገኛል ብዬ ስለማስብ አብዛኛውን ጊዜ በመንገድ ስሄድ ዜና እያነበብኩ ነው ማለት ነው። እና ዜናም በማንበብ ያው አንደኛ እንደሰትበታለሁ ሁለተኛ ደግሞ ከፈለኩበት ቦታ ቶሎ እንድደርስ ይረዳኛል ማለት ነው። በዛም የተነሳ በመስመር ላይ ዜና እያነበብኩ እሄዳለሁ

ቀልድ መናገር ትወዳለህ? አዎ እኔ ቀልድ መናገር እወዳለሁ የተለያዩ ቀልዶች እናገራለሁ ማለት ነው። ለኔ ቀልድ በጣም አስደሳችና ደስ የሚለኝ ነገር ነው። አንደኛ ቀልድ መናገር በጣም እኔ እንዲ ያዝናናኛል በተናገርኩት ቀልድ እንዲሁም ሌሎችን ቀልድ በመናገር ማዝናናትና መጫወት ከሰዎች ጋር ሰዎች እንዲዝናኑ ማድረግ ያስደስተኛል። በዛ ምክንያት ያው ቀልዶችን እናገራለሁ ማለት ነው። እና አብዛኛውን ጊዜ ለህፃናቶችን ሰብስቤ ቀልድ መናገር ያስደስተኛል።

ጎረቤት ጋር ጥሩ ግንኙነት አለህ? አወ እኔ ጎረቤቴ ጋር ጥሩ ግንኙነት አለኝ ጎረቤቶቼ ጋር ያው ጥሩ ግንኙነት እና ደስ የሚል ነገር አንድ ላይ እናደርጋለን ማለት ነው። ጎረቤቶቼ ጋር አንድ ላይ ቡና እንጠጣለን ከዚህም በተጨማሪ ችግር በሚያጋጥመን ጊዜ አንድ ላይ ነው የምናሳልፈው በደስታም በችግር ጊዜ እርስ እርስ እንረዳዳለን። እንዲሁም የተለያዩ ችግሮች በሚያጋጥመን ጊዜ አሁን የገንዘብ ችግር በሚያጋጥመን ጊዜ እርስ በእርስ እንበዳደራለን። የተለያዩ ነገሮች አንድ ላይ እየተዋዋስን ካለን እንጠቀማለን ማለት ነው። እና እነዚህ ነገሮችን ከጎረቤቴ ጋር ጥሩ ግንኙነት አለኝ

ስንት ትራስ ትጠቀማለህ እኔ የምጠቀመው ትራስ ሁለት ነው ሁለት ትራስ አድርጌ ነው ሁሌ የምተኛው ማለት ነው እና አብዛኛውን ጊዜ ይኸው ለኔ ትራስ በጣም ወሳኝነት አለው ጭንቅላቴን ሲዘቀዝቀኝ ደስ አይለኝም እናም እኔ ያው ትራስ ከፍ ሲል ነው የምወደው በዛ ምክንያት ሁለት ትራስ እጠቀማለሁ ማለት ነው እና ራስ በጣም አስፈላጊ ነገር ነው ማለት ነው እና ያው ትራሳችን ዝቅ ሲል እኔ በበኩሌ ስለማልወድ አብዛኛውን ጊዜ ትራሴን ከፍ አድርጌ ነው የምተኛው ማለት ነው እናም ይህን ነገር መጠቀም ያስደስተኛል። ትራስ ለኔ በጣም የምወደው ነገር ነው።

ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው ቀዝቀዝ ያለ የአየር ሁኔታ ነው ያለው። ማለትም በጣም ብርድ አለ በዛ ምክንያት ቤት ውስጥ ብዙ ሰዓት ነው የቆየሁት ወደ ውጭ አልወጣሁም። ምክንያቱም በጣም ብርድ በመኖሩና ያው በጣም ብርድ ስላለ ቅዝቃዜ እንዳይሰማኝ ብዬ ቤት ውስጥ እሳት አንድጀ ተቀምጬ ነው የዋልኩት። እናም አብዛኛው ጊዜ ብርድ በሚሆንበት ጊዜ በጣም ቤት ውስጥ አልወጣም ማለት ነው። እና የአየር ሁኔታው ዛሬ በጣም ቀዝቃዛ ነበርና በጣም ብርድ ነበር

ፎቶ መነሳት ትወዳለህ አወ እኔ ፎቶ መነሳት እወዳለሁ አብዛኛውን ጊዜ ፎቶ እየተነሳሁ ቤት ውስጥ አስቀምጣለሁ ማለት ነው ባል በማስቀመጥ ያስተስተኛል አንደኛ እያሳለፍኩትን ጊዜ እንዳልረሳ ስለሚያደርገኝ ፎቶ መነሳት በጣም ያስደስተኛል ማለት ነው። ፎቶ በመነሳት ያንን ነገር የተለያዩ ደስ የሚሉ ቦታዎችን እንዳረሳቸው ያደርገኛል። ከዚህም በተጨማሪ ፎቶ ፎቶዎች ጓደኞቼ ጋርም አንድ ላይ እንድንነሳና እንዳናረሳሳ ያደርገኛል። እንዲሁም በዛ የተነሳ ፎቶ አብዛኛውን ጊዜ የተለያዩ ቦታዎችን ስሄድ መነሳት ያስደስተኛል

በመሬት ላይ መቀመጥ ይመችሃል? እኔ አንዳንድ ጊዜ በመሬት ላይ መቀመጥ ይመቸኛል ማለት ነው። ለምሳሌ አሁን የተለያዩ ስራዎችን ለመስራት ሽንኩርት ለመክተፍ ለመላጥ አንዳንዴ ሶፋ ላይ ተቀምጬ መላጥ አንዳንዴ በሚደክመኝ ጊዜ እዛ ማለትም ቆሜ ሲደክመኝ መሬት ላይ ወለል ላይ ተቀምጬ እልጣለሁ ማለት ነው። እናም የማደርገውም ወለል ላይ ሆኜ ብልጥ ይሻላል። ምክንያቱም አንደኛ ሶፋ ላይ ሆኜ የምለጥ ከሆነ ሶፋ ይበላሻል ቤቱ ይበላሻል። ብዬ ስለማስብ ወለል ላይ ተቀምጬ እንዲሁ የተለያዩ ነገሮችን አደርጋለሁ እሰራለሁ

በመንገድ ላይ ምግብ ትገዛለህ? አሁን እኔ በመንገድ ላይ ምግብ እገዛለሁ የተለያዩ ምግቦችን በመንገድ ላይ መግዛት ያስደስተኛል ማለት ነው። ምክንያቱም በመንገድ ላይ ምግብ የምገዛው ደግሞ አብዛኛውን ጊዜ ቤት ውስጥ ማላገኛቸውና መንገድ ላይ ረከስ ያሉ ምግቦችን ሳገኝ በመንገድ ምግብ እገዛለሁ ማለት ነው። ከዚህም በተጨማሪ አብዛኛውን ጊዜ ደግሞ ማለትም በመንገድ ላይ ሆኜ ሲርበኝና ራብ ከተሰማኝ በመንገድ ላይ ምግብ በመግዛት እመግባለሁ ማለት ነው። እና ከዚህም በተጨማሪ ረከስ ያሉ ምግቦችንም በማገኝበት ጊዜ በመንገድ ላይ እየገዛሁ እመገባለሁ እና ያው አብዛኛውን ጊዜ በመንገድ ላይ ብዙ ምግቦችን እገዛለሁ

ከአለቃህ ጋር ግንኙነት እንዴት ነው? ከእኔ ከአለቃዬ ጋር ጥሩ የሚባል ግንኙነት አለን። ማለትም አለቃዬን አከብረዋለሁ። እና እሱም በስርዓት እኔን እንደ አለቃ ማገዝ ያለበትን የተለያዩ አይነት እገዛዎችን ያግዘኛል ማለት ነው። እንዲሁም የተለያዩ ቁጥጥሮችን ያደርግልኛል። ከዚህም በተጨማሪ አለቃዬ ጋር ያለኝ ሰላማዊ ግንኙነት ነው። እኔም እንደ አለቃነቱ አከብረዋለሁ እሱም እኔን ያከብረኛል ማለት ነው። እናም በመተባበር የምንፈልገውን ነገር በስርዓት እንሰራለን። እናም አለቃዬ ጋር ጥሩ ግንኙነት አለው።

የትርፍ ጊዜ ማሳለፊያ ምንድነው? የኔ የትርፍ ጊዜ ማሳለፌ። የተለያዩ ነገሮችን በማድረግ አሳልፋለሁ የትርፍ ጊዜን ከማሳልፍባቸው ነገሮች ውስጥ አንዱ ፊልም በማየት የትርፍ ጊዜን አሳልፋለሁ ማለት ነው። እና አብዛኛውን ጊዜ ፊልም የማየው ደግሞ ጓደኞቼ ጋር ሆኜ ነው ጓደኞቼ ጋር ሆኜ የተለያዩ ፊልሞች ነው ያለው። እና በጣም ኮሜዲ ሮማንቲክ ፊልሞችን በማየት በጣም እደሰታለሁ ማለት ነው። እና እኔ የአብዛኛውን ጊዜ ጓደኞቼ ጋር አንድ ላይ መሆን በጣም ያስደስተኛል ትርፍ ጊዜዬን የማሳልፈው ልክ በዛ መንገድ ነው ማለት ነው። እና የተለያዩ ጓደኞቼጋ የተለያዩ መዝናኛ ቦታዎችን በመሄድ አንድ ላይ እናሳልፋለን። እናም የትርፍ ጊዜዬን እንደዚህ ነገሮች በማድረግ ነው የማሳልፈው ማለት ነው።

የቃ ቁጥጥር ታደርጋለህ አሁን የተለያዩ የቃ ቁጥጥሮችን አደርጋለሁ የቃ ቁጥጥር ማድረግም በጣም አስፈላጊ ነገር ነው ማለት ነው። ማለትም የሆነ እቃ መኖሩንና አለመኖሩን እቆጣጠራለሁ ማለት ነው። ማለትም የሆነ እቃ ሊጠፋና ሊጎድል ይችላል ብዬ ስለማስብ የእቃ ቁጥጥር አደርጋለሁ ማለት ነው። ምክንያቱም እቃዎች ቁጥጥር ካላደረግንባቸው ሊጠፉና ችግር ውስጥ ሊከተኝ ስለሚችሉ እያንዳንዱን እቃዎች መኖራቸውን እቆጥራለሁ እንዲሁም የጎደለ እቃ ካለ ለሚመለከተው አካል አሰ አሳውቃለሁ ማለት ነው። ስለዚህ እያንዳንዱን እቃዎች መቆጣጠር በጣም ይስደስተኛል

ቀትር ምን ትመገባለህ? ቀትር የምመገበው አብዛኛውን ጊዜ ሆድ ያዝ የሚያረጉ ምግቦችን ነው። ማለትም ቀትር ሰዓት መመገብ የሚያስደስተኝ ልክ እንደዚህ አይነት ምግቦችን ነው ማለት ነው። ምክንያቱም ቀትር ሰዓት በደንብ መመገብና መጥገብ ስለምፈለግ አብዛኛውን ጊዜ ሆድ ያዝ የሚያደርጉና እንዳይርበኝ በደንብ የሚያጠግቡ ምግቦችን ነው የምመገበው በዚህ ምክንያት። ያው ቀትር በጣም ብዙ ምግብ እመገባለሁ። ማለትም በጣም የሚያጠግበኝ ምግብ ነው የምመግበው ማለት ነው። እንዳይርበኝ እስከ አራት ሰዓት በደንብ እንዲያቆየኝ እና። አብዛኛውን ጊዜ ቀትር ሰዓት ምግብ ከበላው በኋላ ቡና ስለምጠጣም ያው ቡናው ጨቋራዬ እንዳይነካኝ ስለምፈልግ። በጣም ሆድ ያዝ የሚያደርግ ነገር ነው የምመገበው ማለት ነው። እና አብዛኛውን ጊዜም እንደዛ አደርጋለሁኝ። ቀትር ሰዓት ላይ

ባህላዊ ልብስ ትለብሳለህ? አዎ እኔ የተለያዩ ባህላዊ ልብሶችን እለብሳለሁ እናም ባህላዊ ልብስ መልበስ ያስደስተኛል ማለት ነውና። ባህላዊ ልብሶች አንደኛ በባህል ወቅት መልበስ ያስደስተኛል። የተለያዩ ባህላዊ ልብሶች አሉ ማለት ነው። አሁን ለምሳሌ ለጥምቀት አብዛኛውን ጊዜ ቀሚስ ለብሼ ነው የምወጣው እናም የወለቀ ለጥምቀት የተለመደው ባህላዊ ቀሚስ ተለብሶ ሁሉም ሴቶች ይወጣሉ ማለት ነው። እና ባህላዊ ልብሶችን በመልበስ። ያስደስተኛል ማለት ነው በተለይ ደግሞ በዓላት በዓላት ጊዜ ባህላዊ ቀሚሶችን ነው የምለብሰው። እንዲሁም እንደዚያ ማድረግ ደግሞ በጣም ያስደስተኛል

ሻማ ማብራት ትወዳለህ? አዎ እኔ አብዛኛዉን ጊዜ ሻማ ማብራት ያስደስተኛል። አንደኛ የተለያዩ በዓላት ጊዜ ሻማ አበራለሁ ማለት ነው። ልደት በሚሆንበት ጊዜ ሻማ ማብራት ያስደስተኛል። ከዚህም በተጨማሪ ደግሞ የተለያዩ ይቤ ማለት የሃይማኖት በዓላት በሚሆኑ ጊዜ ቤተክርስቲያን ውስጥ ሻማ ማብራት ያስደስተኛል ማለት ነው። ከዚህም በተጨማሪ ደግሞ ሻማማ እማበረው ቤት ውስጥ መብራት ሲጠፋ ነው። መብራት ሲጠፋ ቤት ውስጥ ሻማ በማብራት ያው መብራት እስኪመጣ እገለግላለሁ ማለት ነው። እና ሻማ በጣም ብዙ ጥቅሞች አሉት። ሻማ በማብራት የተለያዩ አገልግሎቶችን ስራዎችን ቤት ውስጥ እሰራለሁ ማለት ነው መብራት በሚጠፋበት ጊዜ

ላፕቶፕ አለህ? አዎ እኔ ላፕቶፕ አለኝ ላፕቶፕ ለኔ በጣም አስፈላጊ ነገር ነው ማለትም ላፕቶፕ ለተለያዩ አገልግሎቶች ይጠቅማል ማለት ነው። አንደኛ እኔ ከምጠቀምባቸው ነገሮች ውስጥ አንደኛው ላፕቶፔን ለማንበብ እጠቀምበታለሁ አንደኛው ምክንያቱም በስልኬ ሳነብ አይኔን ስለሚጎዳኝ በላፕቶፕ አነባለሁ ማለት ነው። በላፕቶፕ አይኔ ስለማይጎዳ እና ለማንበብ ምቹ ስለሆነ በላፕቶፕ እጠቀማለሁ ማለት ነው። ከዚህም በተጨማሪ የተለያዩ ኦንላይን ስራዎችን ለመስራት እንዲሁም የተለያዩ ጽሁፎችን ኤዲት ለማድረግ እጠቀምበታለሁ። እና ላፕቶፕ በጣም አስፈላጊ ነው ማለት ነው። እና የላፕቶፕ ስኪልም ችሎታ ያስፈልጋል። የተለያዩ ስራዎችን ለመስራት የላፕቶፕ ስኪልም ስለሚያስፈልግ እኔ ላፕቶፕ አብዛኛውን ጊዜ እጠቀማለሁ

በእንጨት እሳት ማብሰል ታውቃለህ? አዎ እኔ በእንጨት በእንጨት እሳት ማብሰል አውቃለሁ ለአብዛኛውን ጊዜ ምግብ የማመስለው በእንጨት ነው ማለት ነው። እና በእንጨት ማብሰል ደግሞ ብዙ ጥቅሞች አሉት። ከጥቅሞቹ ውስጥ አንደኛ ቶሎ ምግቡ እንዲበስልና ይረዳናል ከዚህም በተጨማሪ ደግሞ መብራት በሚሄድበት ጊዜ በእንጨት ነው የማበስለው ማለት ነው። እናም ያው ብዙ ሳልለፋ ቶሎ እንዲበስል ይረዳኛል ማለት ነውና በእንጨት ማብሰል ብዙ ጥቅሞች አሉት። እና አብዛኛውን ጊዜ መብራት በሚጠፋ ጊዜ እሳት በእንጨት እያይዤ ምግብ እቤት የተለያዩ ምግቦችን አበስላለሁ። እንዲሁም የተለያዩ ነገሮችን እጠቀማለሁ

ስለ ፀጉርህ መንከባከብ ትወዳለህ? አሁን ፀጉሬን መንከባከብ በጣም ነው የምወደው። አብዛኛውን ጊዜም ፀጉሬን እንከባከባለሁ ማለት ነው እና ፀጉሬን በመንከባከብ በጣም ብዙ ጥሞችን አገኛለሁ። አንደኛው ውበቴ እንዲጠበቅ ያደርግልኛል። ከዚህም በተጨማሪ ደግሞ ፀጉሬን በመንከባከብ ከተለያዩ በሽታዎች ራሴን እጠብቃለሁ ማለትም ፎረፎር ፎረፎሬ እንዳይነሳና ያው ፀጉሬ ውበት እንዲኖረው ስለሚረዳኝ ፀጉሬን ቶሎ ቶሎ እጠባለሁ እንከባከባለሁ። ሚስማማውን የቅባት አይነት እጠቀማለሁ። ከዚህም በተለይ የተለያዩ ሻምፖን እና ኮንዲሽነሮችንም እጠቀማለሁ። ከዚህ በተጨማሪ ማለት ነው። እና ፀጉሬን በደንብ ነው የምንከባከበው። የተለያዩ ነገሮችን በማድረግ ፀጉሬን እንከባከባለሁ እና ፀጉሬ ወብ እንዲሆንና እንዲያመራ ያደርግልኛል።